በእጅህ መጻፍ ትወዳለህ? አዎ በጣም ነው የምወደው ሆኖም ግን ይሁን። ወረቀቱን እና የእስከብሪቶዬን አይነት እመርጣለሁ። ጥሩ ነገር ካገኘው የእጅ ጽሁፌም ጥሩ ይሆናል። ጥሩ ነገር ካላገኘው ደግሞ የእጅ ጽሁፌም ጥሩ አይሆንም። እና እውነታዎች ቢወስኑትም አዳለሁ።

የስራ ግምገማ ትደረጋለህ? ወይ ይሄ እንደ ሀገርም ያለ አሰራር ስለሆነ አዎ ነው። መልሱ የሰው ስራ ስሰራ ስለተገመገመ ስላልተገመገመ አይደለም። ዋናውን ነገር በቃ የሰው አላውቀው ስራውን እና ስራውን ወዶ አምኖት ሲሰራ ጥሩ ነው። ከግምገማብዙ የተለየ የሚገኝ ነገር ስላለ።

ወደ የትኛው ቦታ ተጉዘህ ታውቃለህ? ብዙ በአገር ውጪ የጉዞ ታሪክ ሲጀመር የለኝም። ሀገር ውስጥ። ወደ ደቡቡ የሀገራችን ክፍል እና ሰሜኑ የሀገራችን ክፍል። የመጓዝ እድል ነበረኝ። ወደ ደቡብ አርባ ምንጭ አዳማ። ቢሾፍቱ ወደ ማዕከላዊ የሃገራቺን ክፍል ደግሞ አዲስ አበባ። ወደ ሰሜኑ ራስ ዳሽን። ሊማሊሞ ሌሎችም አካባቢዎች የማየት እድሉ ነበረኝ።

ስለ ልጂነቴ የመኖሪያ ቤት ንገረኝ? እንግዲያው እንደ ማንኛውም ኢትዮጵያዊ ገጠር ነው የኖርኩት። ያው ገጠር ደግሞ ብቻ ከብርድ ጋር ከዝናብ የሚጠለል የሚከላከል ይሁን እንጂ። ያን ያህል ደህንነትን የሚጠብቅ የመኖሪያ አማራጫ አልነበረ ም ከታች ከብት ይታሰራል ከላይ ሰው ይተኛል ማለት ነው። ለጤንነትም ለብዙ ነገሮች አደጋ ውስጥ የሚከት ነው። ይሄን እንደ አገር መስተካከል ያለበት ጉዳይ ነው የነበረኝ። የመኖሪያ ቤት ይሄን ነው የሚመስለው።

እንደገና ጥቅም ላይ ማዋል ታደርጋለህ ወይ? ግን እንደ ሁኔታዎች ነው። አሰራሩ የሚፈቅድ ከሆነ እና በድጋሚ አገልግሎት መስጠት የሚችሉ የእቃ አይነቶች ካሉ ወይ ደግሞ ማተሪያሎች ካሉ እነሱ እንደገና መጠቀም ይቻላል። እቃዎች ደግሞ ሁኔታዎች የማይፈቅዱ ደግሞ ከሆነ ያው እነሱን ሁለተኛ ጥቅም ላላውላቸው እችላለሁ። አብዛኛው ነገር ሁለተኛ ጥቅም ላይ የሚውል ብዙ የምጠቀመው ነገር አይኖርም።

የድሮ ፎቶዎችን ትይዛለህ እንግዲህ አራት አምስት አመት በፊት የነበሩ ፎቶዎች ብዙም የለኝም። ለኛ በዛ ሰዓት እዚህ ደረጃ ፎቶችን የምንይዝበት አክሰሰሩም የለም። አሁን ከአራት አምስት አመት ወዲህ ግን። ነገሮችን ሊያስታውሱ ይችላሉ ብዬ የማስባቸውን ፎቶዎች። መያዝ ከዚያ በፊትም ፎቶ የነበሩ ፎቶዎች አጋጣሚ ካገኘኋቸው ስካን አድርጉ እነሱንም የማስቀመጥ የማደራጀት ስራ እሰራለሁ።

የጧት ወይስ የማታ ሰው ነው እንግዲህ እንደ ሁኔታዎች ይወሰናል አንተ ወቅታዊ ነው በጣም በርዶ ቅዝቃዜው የሚያይልበት የሚበረታበት ወራት። ጠዋት መነሳትም ብዙ አልመርጥም። ደግሞ ቅዝቃዜውን የሚቀያየር እንደዚህ አየር ጠዋት። አይነት ነገሮች ሲኖሩ ጠዋት የመነሳት ልምዱ አለኝ። ከዛ ውጭ እንደሆኔታዎች ይወሰናሉ ግዴታ ጠዋት መነሳት ያለብኝ አጋጣሚዎች ሁኔታዎች ካሉ። ጥዋት እነሳለሁ ካልሆነ። አሞቅሞቅሞቅ ሲል ረፈድፈድ ሲል መነሳት ልምድነው በብዛት ያለኝ ማታ የማምሸት ነው። እንጂ ጠዋት የመነሳት ላይ እንቅልፍ ላይ ከሆነ ብዙ ልምዴ። ማታ የማምሸት ጠዋት ደግሞ ተኝቶ ሞቅ እስከሚል አሳልፍ መተኘት ልምንድነው ያለኝ። አብዛኛውን ግዜ ግን በቋሚ አይደለም ሁኔታዎች ናቸው የሚወስኑት ማለት ነው።

ምን አይነት ስልክ ትጠቀማለህ? እንግዲህ ስልክ አሁን ጊዜውን ያስገደደን ስለሆነ ዘመኑን የዋጀ ቴክኖሎጂ የተገጠመላቸው ወይ ደግሞ ያላቸው ስልኮችን እጠቀማለሁ። ያው ግዴታ አሁን ጊዜውንም መስሎ ዋጅቶ መኖር ስላለብን እሱን ሊያስጠቅመው የሚችሉ ስማርት ስልኮችን እጠቀማለሁ። ወይ ደግሞ ከዛ የሆነ በቅርብ ጊዜያት በተየናት ቴክኖ ሳምሰንግ በፊት አይቴል አልፎ አልፎ ፍላጎቱ ነበረኝ እሱን እጠቀማለሁ። መብራት ሲያሰቸግር አስፈላጊ ወይ ደግሞ ስማርት ስልኮችን ይዞ ለመንቀሳቀስ የሚያስቸግርበት አካባቢ ሁኔታ ሲሆን ስማርት ፎን ያልሆኑ ድምጽና ሌሎች መልእክቶችን ሊያስተላልፍ የሚችሉ የስልክ አይነቶችን አዘውትራለሁ። ሁለቱንም የስልክ ቨርዥኖች የአይነቶች እጠቀማለሁ ማለት ነው።

ምትወደው ፍራፍሬ ምንድነው? ለምለው እኔ ፍራፍሬን ለመምረጥ መጀመሪያ ሳይንሳዊ ጥቅምን መረዳት ያስፈልጋልና ዝም ብለን መጠቀም ሳይሆን ከተጠቀምነው በኋላ ስንጠቀመው ደግሞ ብዙ ገንዘብ ወጥቶበት ነው የሚገዛው። ጎልበት ጊዜ ባክኖበት ነውና እሱን እሱን ግምት ውስጥ ያስገባ ጥቅም ሊሰጡ የሚችሉ የፍራፍሬ አይነቶች ሆኖ ጥሩ ነው። እኔም ምችጫዬ እሱን ግምት ውስጥ ያስገባ ነውና ሙዝ፤ ብርቱካን፤ አቦካዶ፤ ፓፓያ፤ አፕል፤ ድነች፤ ሎሚ፤ ሀባብ፤ ዱባ፤ ሌሎችን መሰል ነገሮችን ከገበያ ላይ የተገኘ፤ ተጤና የሚሰጡት ጥቅም ከፍ ያሉ የፍራ ፍሬ አይነቶችን እወዳለሁ። በቋሚነት ባልጠቀማቸውም አልፎ አልፎ ሁኔታዎች ስፈቅዱ እነሱን የመጠገም ልምዱ አለ።

ምን አይነት ሰሙና ትጠቀማለህ? ለሚለው ጥያዬ አንግዲህ ሳሙና ለመምረጥ ልሰራቸው የምፈልጋቸው ወይ ደግሞ ሳሙናውን የምጠቀምበት ምክንያት ይወስነዋል። ገላዬን ለመታጠብ ከሆነ የኔ ቆዳ ጋር አብሮ ሊሄዱ የሚችሉ ሊስማማ የሚችሉ የፋብሪካ የሳሞና አይነቶችን እጠቀማለሁ። በርከት ያሉ ሳሙናዎችን ብመርጥም ሲጀመር ወደ አንደዚህ አይነት ልምድም የለውም ያገኘውን ሳሙና ይጠቀማል። ግን እንደው ከ በይበልጥ አዘውትሬ የምጠቀመው ደስ የሚለኝ ላይፍ ቦይ ድሮ እነዚህ አይነት ነገሮች በጣም በጣም ደስ ይለኛል እነሱን እጠቀማለሁ። ለልብስ ሲሆን ደግሞ በይበልጥ አምስት ሃምሳ አምስት የሚባል ሳሙና እወዳለሁ ጥሩ ነው ደስ ይለኛል። ማንኛውም ሳሙና ቢሆን ችግር የለም። እቃዎችን ለማጠብ ደግሞ አጃክስ ነው በይበልጥ የምንጠቀመው ላልብስም የ ፈሳሽ ሳሙና በፈሳሽ መልክ የሚቀመሙ ጥሩ መዓዛ ሽታ ያላቸውን ለቆዳ ተስማሚ የሆኑ የ ሳሙና አይነቶችን እመርጣለሁ። ስለዚህ በፈሳሽ መልክም በ ዶቄት መልኩም የተዘጋጁ ወይ ደግሞ ረግተው የተዘጋጀ የ ሳሙና አይነቶችንም እጠቀማለሁ ማለት ነው።

ሻማ ማብራት ትወዳለህ? ሻማ ማብራት መልሰማ በሚገባ ነው የምወደው። አንዳንድ ማህበራዊ እውነቶችም አሉ የሚያስገድዱ ሃይማኖታዊ ስርአቶችም አሉ። ማህበራዊ ሁኔታዎች ስናይ መብራት መቆራረጥ ስለ ሆነ። እንደ ማህበራዊ ጉዳዮች ለምሳሌ ልደት ስለምናከብር አንዱ ይሄ የማክበያው ስራ ስለሆነ ያኔ እናበራለን። መንፈሳዊ በእውነት ወይ ጉዳይ ደግሞ። ቅዱሳን ቤተ እግዚአብሔር ወዳጆች የሚኖሩበት ጊዜ የተገባላው የተሰጣቸው ቃል ኪዳን አለ። ስምህን የጠራ መታሰቢያህን ያደረገ አመርላችኋለሁ። በደሉን ኃጢያቱን ይቅር እለዋለሁ። ወዳጃቸውን ከክፉ ነገር እጠብቀዋለሁ እሰዉረዋለሁ የሚል ቃል ኪዳን አለ። ና እንደዚህ አይነት ፀጋ የተሰጣቸው ቅዱሳን የሚታሰቡበት እለት። የበረከታቸውን ለማግኘት ከበረከታቸው ለመሳተፍ የሀጥያት ሰርየት ለማግኘት እና ለመባረክ ሻማዎችን እናበራለን። ስለዚህ በሻማ ማብራት በጣም ደስ ይለኛል። ለማህበራዊ ለሃይማኖታዊ ሁነቶች ላይ አገልግሎት እናዉላለን።

የስራ ልብስ ትለብሳለህ የስራ ልብስ ማለት ከዛ ላይ ሙያ ለክሎ ሁኔታ ዘርፎች ሙያዎች የራሳቸው ያለባበስ ወይም በዚያ ሙያ ወስጥ የሚሰሩ ግለሰቦች ሊተገብሩት የሚገባው ሙያው ህገ ደንቦች አሉና ከዛ ውስጥ አንዱ ሙያው ልብስ የደየተለምዶ የደምብ ልብስ የምንለው አለ። ስራውን የሚሰራ አካልም ጉዳት እንዳያደርስበት። በገና ሰዎችም ጉዳት እንዳያደርስ። ለሞያው ክብርም ለግለሰቦች ደህንነትም ሲባል የሚፈቀዱ ሙያዊ የደንብ ልብሶች አሉ። እነሱን በቋሚነት እጠቀማለሁ አንድም ሙያውን ማክበር ነው። ሁለቱም ራስን ከተለያዩ አደጋዎች መታደግ ነው። ለሌሎች ሰዎችም ችግሮችን ወይ ደግሞ ጉዳት ከማድረስ መቆጠብም ስለሆነ። ቢያንስ በሌላ ነገር ሪኳየር ማድረግ ባይቻል ተጨማሪ ጉዳት እንደዲደርስባቸው ባለማድረግ ማርዳት ማገዝ ይቻላልና እሱን እተገብራለሁ።

ማምጣት ታውቃለህ ማምጣት። በእኛ ሀገር በአከባቢው ቋንቋ ውሃው ምንጭ ወይ ደግሞ ውሃው ከሚገኝበት አካባቢ ውሃ መያዣ ባለመያዣዎች አሉ። እነሱን በመጠቀም ለአገልግሎት ወደሚመች ወይ ደግሞ አገልግሎት ወደምንሰጥባቸው ወደ መኖሪያ ቤት ምግብ ወደሚዘጋጅባቸው አካባቢዎች። እንስሳትን በግ ከብት ፍየል ሌሎችንም እንስሳት ማጠጣት ሊሆን ይችላል። ይሄ እንግዲህ ከሰማንያ አምስት ፐርሰንት በላይ ኢትዮጵያ ህዝብ የሚኖረው ገጠር ነው እኛም ያደግነው በዛ ጋር ገጠር ነው ወይ ደግሞ ያኗኗር ዘይቤ ውስጥ ስለሆነ። ውሃ ማምጣት ወይ ደግሞ መቅዳትና ታገልግሎት ተደራሽ እንዲሆን ማድረግ የየቀኑ ስራችን ነው። ስለዚህ በቋሚነት የምንሰራው አንዱ ስራ ስለሆነ። ወደ ወንዝ ሄደን ወራጇ ውሃ ምንጭ ቆፍረን ለሚጠጣ ከሆነ እሱን አጣርተን ለልብስ ማጠቢያ ለእንስሳት ለመስኖ ህጽበቶች ችግኞችን ለማጠጣት ሲሆን ደግሞ ዝም ብሎ ካገኘነው ወራጅ ውሃ ቀድቶ እንሰራ። ጀሪካን የሚባሉ መያዣዎች አሉ። እነሱን መጠቀም ወደ ቤት እንወስዳቸዋለን አንሳሳት የሚጠጡ ከሆነ እነሱን የማጠጣት ስራ እንሰራለን። ለዚያም መደበኛ ስራችን ነው ማለት ነው። እሱን መቅዳት ያኗኗር ዘይቤው እሱን ያስገድዳል። አይደለም በጣም ውሃ የምናገኝበት አማራጭ ከርቀት ሆኖ ይቅርና ከተሞች ላይ እንኳን በየሰፈሩ በየቤቱ ውሃው ተዘርግቶ ካልተቀዳ ወይ ደግሞ የሆነ ማጠራቀሚያ ነገር ካልተዘጋጀ ችግር ሆኗልና እስከሚቀረፍ ድረስ ያ ስራ የሚቀጥለው ይሆናል።

በገበያ ዋጋ መደራደር ትችላለህ ወይ? እንግዲህ አንዱ ወንድ ልጅ ከሚፈተንበት ወይ ደግሞ ማድረግ ከማይችላቸው ነገሮች። ገበያ ወቶ መከራከር ነው በዚህ እና እውነት ለመናገር በተለይ እንደ ኢትዮጵያን ግብይት ባህልም። ሴቶች የተሻለ ልምድ አላቸው። ወንድ ብዙ ጊዜ የመከራከር ልምድ የለውም ከመሰለው አንዴ ዋጋውን ይናገራል የነጋዴ ባህሪ ደግሞ። ማትረፍ የዋህ ሰዎች ሲገኙ ከፍ ያለ ብር ከእነሱ መውሰድ በጣም ሀይለኛ ተከራካሪ ሲገኝ ደግሞ ዝቅ ብሎ ከማይከራከረው ሰው የማካካስ ነገሮችን ለማጣጣም። የአንድ ነጋዴ ባህሪ ነውና ለዚህ አይነት ልምዱ በእውነት ዋጋ ተከራክሮ ማውረድ ምናምን ብቻ ሳይሆን። የእቃ ምርጫ አሁን ምርጫ እራሱ በደንብ አልችልም። ሰዎች ሲነግሩኝ ጥሩ ነው ያሉኝን እኔ ያዋጣል ሲሉ የማመን እና ቶሎ ክፍያ የመፈጸም ነው እንጂ የመከራከርም ልምድ የለኝም።